እኔ የምጽፈው በቀኝ እጄ ነው። መጻፍ ብቻ ሳይሆን ማንኛውንም ስራ በምሰራበት ጊዜ ቀድሞ ፈጠን ብሎ ወደ ስራ የሚገባና ስራዎችን ለመስራት የሚቀድመው የቀኝ እጄ ስለሆነ። የምጽፍም በቀኝ እጄ ነው ሌሎች ስራዎችንም ስሰራ ቀድሜ የምጠቀመው የቀኝ እጄን ነው።

ፎቶዎችን የማስቀምጠው የታጠቡ ፎቶዎችን የማስቀምጥበት የራሳቸው አልበም አለ። በዛ ነው ማስቀምጠው ሌሎች ደግሞ በስልኬ ያሉትን ደግሞ የተለያየ ቦታ ላይ። ፓስዋርድ በማድረግ እንዲሁም ደግሞ ሌላ ሰው ሊያያቸው የማይገቡ ፎቶዎች ከሆኑ በፓስዋርድ አድርጌ ሴፍ ቦታ ላይ የማስቀምጥበት ሁኔታ አለ። ከዛ ውጪ ያሉ ፎቶዎችን ግን የማስቀምጣቸው ጋላሪ ላይ ነው። ስልክ ላይ ያሉትን የታጠቡትን እና ሌሎች ደግሞ ያው በፎቶ አልበም በስርዓት በቅደም ተከተል የተቀመጡበት ሁኔታ ነው። ያለ እና የታጠቡትን በፎቶ አልበም አስቀምጣለሁ። ያልታጠቡትን ደግሞ ስልክ ላይ ከሆነ ጋላሪ ላይ እና እንዲሁም የራሳቸውን ቦታ ፎልደር ኒው ፈጥሬ እዛ ውስጥ የማስቀምጥበት ሁኔታ አለ ማለት ነው

በስራ ቦታ ጓደኛ አለህ ወይ የሚለው? አዎ በስራ ቦታ ጓደኛ አለኝ። እንደውም ከየትኛውም ቦታ የሚያስፈልግ ጓደኛዬ የሚያስፈልግበት ቦታ እኔ ብዬ ነው የማስበው። በስራ ቦታ ነው። ምክንያቱም ስራዎችን ተግባብቶ ወይም ደግሞ ስራዎችን በቀላሉ ለመስራት ጓደኛ ያስፈልጋል። ተግባብቶ ስራዎችን ተገብቶ ለመስራት ያላወቁትን ለመረዳት እንዲሁም ደግሞ በቃ ለሁሉም ነገር በስራ ቦታ ላይ እኔ ጓደኛ ያስፈልጋል እኔም ጓደኛ አለኝ። እንደውም እኔ ጓደኝነት በስራ ቦታ ያለው ጓደኝነት። አሁን ከስራ ባልደረባ አልፈን በጣም ወንድማማችንና ወንድማማችነት የተሞላበት ሁኔታ። የቤታችንን ችግርም የምንወያይበት ሁኔታ ስላለ እኔ በጣም ምርጥ ምርጥ የሆኑ ጓደኞች ስራ ቦታ ላይ አሉኝ

ወደ ስራ የሚሄደው ከቤቴ እስከ ታክሲ ቦታ ድረስ የተወሰኑ ደቂቃዎችን በእግሬ እሄዳለሁ ከዛ በኋላ ግን የመንግስት ትራንስፖርት ሊሆን ይችላል ታክሲ ሊሆን ይችላል ያገኘሁትን ተጠቅሜ ወደ ስራ ቦታ የምሄድበት ሁኔታ ነው ያለው እዛው ስራ ቦታ ድረስ እዛ ከደረስኩ በኋላም የተወሰነ በእግሬ እሄዳለሁ። ስለዚህ በእግሬ የምሄደው ቢያንስ ከቤቴ እስከ ታክሲ ቦታ እና ከመጨረሻ ታክሲ እስከ ስራ ቦታ ያለው በአጠቃላይ ለአስር ደቂቃ ያክል በእግሬ በመጓዝ ወደ ስራ ቦታ እሄዳለሁ

ጥያቄው የምታውቀው አንድ ምሳሌያዊ አነጋገር ንገረኝ ለማለት ይመስለኛል። እንግዲህ አንድ ምሳሌያዊ አነጋገር የነቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ይህም ማለት አንድን ነገር በምንሰራበት ጊዜ በችኮላ ሳይሆን በደንብ ተረጋግተን መስራት እንዳለብን ቶሎ ቶሎ የተሰራ ቤት የግድግዳው ሰንበሌጥ ማለት ምንም ሳይቆይ የሚፈርስ የሚናድ ማለት ነው። ስለዚህ ነገሮችን በምንሰራበት ጊዜ ረጋ ብለን አስተውለን መስራት እንዳለብን የሚያሳይ የምሳሌያዊ አባባል ነው። በርካታ ምሳሌያዊ አባባሎች አሉ። እንግዲህ ከእነዚህ ውስጥ ደግሞ ይሄንን አንዱን የነቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚለውን እኔ ለምሳሌ ጠቅሻለው ማ

አይስክሬም እኔ ተጠቅሜም አላውቅም አላውቀውም እንደው ምን አይነትም እንደሆነ ማለት ነው። ጣፋጭ ነገር ይመስለኛል ስለዚህ እኔ አይስክሬም ተጠቅሜም አላውቅም። አላውቀውም ምን ምን እንደሆነም እና እኔ አልተጠቀምኩም ብዙ ጊዜ ጣፋጭ ነገሮችን ስለማልወድ እኔ አልጠቀምም።

አዎ በተቻለኝ መጠን ከሌሎች ጋር አብሮ መብላት ደስ ይለኛል። ነገር ግን እኔ ስራ ቦታም ሆነ በአብዛኛው የትም ቢሆን። በአሁኑ ጊዜ ያው በሳህን መብላት ከመጣ በኋላ ምግቤን ብቻዬን የምበላበት ሁኔታ ነው ያለው። ነገር ግን ተካፍሎ አብሮ መብላት በጣም ደስ የሚል ተግባር ነው። አብሮ መብላት እወዳለሁ።

አዎ በስልክ ገንዘብ እልካለሁ እንደውም አሁን ላይ በአብዛኛው የምጠቀመው ሞባይል ባንኪንግ ነው። ምክንያቱም በስልክ ገንዘብ መላክ መቻል በጣም ከብዙ ነገር ይጠብቃል። ያለ ስጋት ብራችንን ይዘን የፈለግነውን እቃ ገዝተን እዛው ትራንስፈር አድርገን ወይም ደግሞ በስልካችን ልከን የምንመጣበት ሁኔታ ስላለ። እኔ አሁን ላይ በጣም ምቹ የሆነው መንገድ በስልኬ ብር አስተላልፋለሁ ማለት ነው። እኔ በጣም ይመቸኛል የምጠቀመውም አሁን ላይ እንደውም ብር እኔ ባንክ ቤት ሄጄ የማወጣበት ሰዓት የለኝም። ብዙ ጊዜ የምጠቀመው ቀጥታ ከስልኬ በማስተላለፍ ነው። ከስልኬ በመላክ የፈለኩትን እቃ ከገዛሁ በኋላ በስልኬ ግብይት የምፈጽምበት ሁኔታ ስላለ በስልኬ ገንዘብ እልካለሁ